አዎ አይስክሬም እወዳለሁኝ። ይጣፍጣን እና በሙቀት ሰዓት በተለይ በበጋ ሰዓት በጣም ስለሚውቅ ያቀዘቅዘኛል። ደግሞ ለምላሴም ያው አይስክሬም ሲባል የሚጠፍጥ ነገር አይደለ። በስትሮበሪ በቾክሌት በቫኔላ ቃናስ ለሚሰራ እነሱን እወዳቸዋለሁ። ኮልን የበለጠ የቸኩሊት በቸኩሊት ቃና የሚሰራውን አወድዋለሁ። አዎ አይስክሬም አወድዳለሁ በደንብ በጣም አወዳለሁኝ። ከባድ አገኘሁ ብዙ አላገኘም ግን ባገኘሁት ሰዓት አዎ እወዳለሁ እገዛለሁኝ።

አዎ የፀሀይ መውጣትን አያለሁ ምክንያቱም አዲስ ቀን የሰጠኝን እግዚአብሔር ለማመስገን። የፀሀይ መውጣትን አያለሁ እና ደስ ትላለች የጠዋት ፀሀይ ደግሞ አይን ስለማትጎዳ አያታለሁኝ በጣም ማየት እወዳለሁኝ። የፀሀይ መውጣትን እኔ ጋር ደግሞ ተራራ ስላለ እኔ ያለሁበት አካባቢ በተራራ መሃል ነው ማያት እና የተለየ ነገር አላት ታምራለች። እና በጣም ነው የምወደው የፀሀይ መውጣትን ጠዋት ጠዋት ማየት በደንብ አያለሁ እመለከታለሁ ስራዬ ብዬ ማለት ነው። በጋ ላይ በተለይ ክረምት ላይ ይከብዳል በጋ ላይ አያለሁኝ በደንብ

ቤተሰቤ በበዓላቶች ጊዜ ሰባት በዓላት ናት በአመት አራት ጊዜ የሆነ ለንቁጣጣሽ ለገና ለፋሲታ ለጥብቀት እንሰበሰባለን። በአመት በአመት አራት ጊዜ እኔን ሰበሰባት እኔን እናወራድድ እና እንዴት? የተፈጠረ ነገር ካለ። የሰብነው አዲስ ያሰብነው ነገር ካለ እንደ ቤተሰብ ቁጭ ብናወራለን። እና ጥሩ ልምድ ነው የለመደው። በጣም ደስ ይላል። ተጠፋፍተን ስለምንገናኝ። በሶስት አመት ነው አንዴም ነገናኝ ስለዚህ በደንብ እናወራን ነን። ደስ ይላል።

አዎ ለፀጉር የሚሰጠውን እንክብካቤ እወደዋለሁ። በደንብ በጤንነት እንዲያድግ ብዙ አላቆየውም በየሳምንቱ እታጠባለው ልታጠብ ስል ደግሞ የሮዝመሪ የፀጉር ቅባት እቀባለሁ ያ ደግሞ ለወፍረቱም ለርዝመቱም ጠቅሞኛል ለጤኝነቱ ጠቅሞኛል። ብዙ አሲድ ቀለም አልቀባም። ሹሩቡን ምንድነው ይሄ? አርቴፊሻል ሂውማን ሄር የሚባለውን አልሰራም። በራሴ ፀጉር የራሴን ፀጉር ተንከባክቤአሳድጋለሁ ጤነቱን እጠብቅለታለሁ። እና እነት አጠባበቄን እንክብካቤን እወደዋለሁ።

የመጠጥ ውሃዬን ሁል ጊዜ ከሱቅ ነው የማገኘው ምክንያቱም የባንባው ንጹህ ውሃ ንጹህ ስላልሆነ ታሽጎ የሚሸጡ የታሸጉ ውሃዎችን ነው የምጠቀመው። ከሱቅ ገዝቼ ወይም ከ እንደዚህ ከሱፐር ማርኬጥ ውስጥ ገዝቼ ከዛ ነው የማመጣው። የመጠጥ ውሃ ከዛ ብቻ ነው የማገኘው። የቧንቧው ንጹህ አይደለም ቆሻሻ አለው ስለዚህ ለመጠጣት አይሞከርም። ጥሩ አይደለም በሽታ ነው የሚያመጣው። ስለዚህ እሱን አልጠቀምም። ተጣርተህ አጣርተን አሽገናል የሚሉትን ነው። ያው ባይን ሲታይ ንጽው ስለሆነ እሱን ነው የምጠቀመው።

ደሞዝ የምንቀበለው በወሩ የመጨረሻ ቀን ላይ ነው በሰላሳ ማለት ነው። ቅዳሜና እሁድ ላይ ምናምን የሚውል ከሆነ እሱ ደግሞ በመጨረሻው የስራ ቀን አርብ ቀን። አሁን ምንድነው? ሰላሳ ቅዳሜ ላይ ወይም መሆን ላይ የሚል ቀን የሚሆን ከሆነ? አርብ ቀን በሃያ ስምንት በሃያ ዘጠኝ ማለት ነው። ቅዳሜና እሁድ ምናምን የሚውል ከሆነ እሱ ደግሞ በመጨረሻው የስራ ቀን አርብ ቀን አሁን ምንድነው ሰላሳ ቅዳሜ ላይ ወይም መሆን ላይ የሚል ቀን የሚሆን ከሆነ አርብ ቀን በሃያ ስምንት በሃያ ዘጠኝ ማለት ነው።

አዎ በመስመር ላይ ሙዚቃ እሰማለው ያው መስመር ታክሲ ውስጥ አሁን ከአንድ ቦታ ወደ አንድ ቦታ በምጓዝ ጊዜ በተለይ ረጅም መንገድ ከሆነ። ረጅም ምንድነው? መንገዱን እንዲያሳጥርልኝ ቁመን የመንገዱ ርዝመትም እንዳይሰማኝ እንዴ ሙዚቃ እከፍታለሁ ሰማለሁኝ ደስ ይላል። በዛውም እዝናናለው። በዛውም ሳይታወቀኝ የተጓዝኩት መንገድ ሳይታወቀኝ እደርሳለሁ በቶሎ ቶሎ የደረስኩኝ ይመስለኛል ስለመንገዱ ሳላስብ ማለት ነው። ስለዚህ መስመር ላይ ሙዜቃ እሰማለሁ አዎ በደንብ

እኔ ምወደው መክሰስ ድንች ጥብስ ድንች ጥብስ ምንም ብበላ ስለማይሰለቸኝ። መክሰስ ላይ በካቻፒ በበማይን ተለውሶ ከተሰጠኝ ድንች ጥብስ ተቃቅሎም ልሆን ይችላል። ሳይቀቀልም ሊሆን ይችላል። ግን በቃ ድንች ይሆናል የተጠበሰ ድንች ይሆናል እንጂ ችግር የለብኝም። ድንች ጥብስ ነው የመክሰስ ሰዓት ላይ ሁሌ በየቀን አይደለም መቼም ቢበላው የማይሰለቸኝ። አሁን ብዙ ጊዜ ደግሞ የለመድኩት እሱ ነው።

አዎ የክላውድ ማከማቻን እጠቀማለሁ በተለይ ለፎቶዎች እና ጠቃሚ ለምናቸው እንዳይጠፉብኝ የምፈልጋቸው ዶክመንቶች ክላውድን እጠቀማለሁ ምክንያቱም ድንገት ስልክ ቢጠፋ በዛው እንዳይጠፉብኝ ብዬ በማሰብ ማለት ነው። ከክላውድ በዚህ ዘመን ከክላውድ የተሻለ ምን? አስተማማኝ ማስቀመጫ ስለለሌ ክላውድን ነው የምጠቀመው። ይሄን ይፈልጋል ሁሉንም ስልኬ ውስጥ ያለውን ነገር አላስቀምጥም። አዎ ክላውድ ላይ በጣም ይፈ እፈልጋችኋል ሊጠፉ ይጠፉብኝ አይገባም የምላቸውን። እዛ ውስጥ አስቀምጣለሁ።

አዎ የስራውን ምግባር አከብራለሁ ያው የመስሪያ ቤቱ ግዴታ ስለሆነ የስራውን ካላከበርኩኝ መባረር ስላለ ግዴታ ስራ መግባሬን አክብሬ ነው የምሰራው። የሂሳብ ሰራተኛ ስለሆንኩኝ ደግሞ በደንብ የሰራ መግባት ካላከበርኩኝ ብዙ ነገር ነው የማበላሸው ለምን ድርጅቱን የሂሳብ እንቅስቃሴ ማበላሸት። ስለዚህ ስነምግባር በደንብ ነው የማከብረው። ምንም ከተሰጠኝ የስራ ምግባር ውጪ ሌላ ሌላ ሌላ ነገር አትሰራም። በደንብ እንደዚህ ስንሰራ የስራ ማባሪያ ማከብራው

አይ ጮው በመጥኑ ነው እንጂ ብዙ አልወድም። አንደኛው ምላሴንም ያቃጥለኛል ሁለተኛ አሁን በሽታው ነው እንዳለ ኩላሊት በሽታ። በጨው ምክንያት ኣደል የሚመጣው ስለዚህ ራሴ እጠነቀቃለሁ። ጨው ለጣዕም ያህል ትንሽ ነው የማደርገው እንጂ። ብዙ ጨው አልወድም ምላሴ ላይም ደስ አይለኝም ጮው ሲበዛ። ያው እንደ ኩላሊት በሽታም ያገለጣል ስባል ደግሞ የበለጠ ጠላሁት። ደስ አይለኝም። ደግሞ አቅም ቢኖረኝ ያለ ጨው ብበላ ዉላ ደስ ይለኛል። ጨው ብዙ አልውድም። በፍጹም አልውድም በሽታ ነው ትርፉ ምን ይሰራልኛል?

አዎ ሳኖቹን ማጠብ እወዳለሁ ግዴታ ጤንነቴ ሲታይም ላይን ያስጠላል። ሰው ቤት ሲመጣ አሁን የቆሸሸ ሰሃን ሲያይ ያው ምነረ አይነት ነነፍ ናት። ምን አይነት ገልቱ ናት ሳህኗን እንኳን አታጥብም እንዴ? ስለሚባል ሰህኖቸን በደንብ የማጥበው። ለጤንነትም ለሰው አይንም ብቻ ሳይሆን ለጤንነት ይዛ ለጥብ ካሰመጥኩኝ ያው ጥሩ አይደለም። ቤት ውስጥ ተባያ ያፈል ዝምብ ያመጣል። ስለዚህ ሰህኖቸን በደንብ አጥቤ ንጹህ አድጌ ነው ማስቀምጠው በጣም ነው የምወደው። ሰሃን ማጠብ ደስ ይላል እኮ ንጹህ አድርጎ ሁሉንም እቃ ማስቀመጥ ደስ ይላል። አጥቤ ነው ማስቀመጥ ሳህኖቼ እወዳለሁኝ ሳህን ማጠብ

ማታ ከመኝታ ሰዓቴ ከአንድ ሰዓት በፊት እመገባለሁ ምክንያቱም ስተኛ ሆዴን እንዳይከብደኝ የበላሁት ምግብ እንዲፈጭ ከበላሁ በኋላ ትንሽ እቃ ሳጥብ ወደዛ ወደዚህ ስል እንዲ እንዲብላላልኝ ሆዴ ውስጥ ያለ የወዲያው የበላውት ምግብ። በቃ ከመተኛቴ አብዛኛው ጊዜ እምተኛው ሁለት ሰዓት ላይ ስለሆነ አንድ ሰዓት አስራ ሁለት ተኩል አካባቢ እበላለሁ እመገባለሁ

አዎ በጣም እወዳለሁ የወተት ተዋፆኦችን ወተት እወዳለሁ እርጎም አይብም ቅቤም ሁሉንም እወዳቸዋለሁ ምክንያቱም ለሰውነታችን በጣም ጠቃሚ ናቸው። ሲበሉም ሚከብዱ አይደሉም ሽታ የላቸውም። ንጹህ እስከሆኑ ድረስ እና ደስ ይሉኛል እወዳቸዋለሁ። በጣም ለሰውነቴ ተስማሚ ናቸው። እስካሁን ድረስ እና ሁሉንም የወተት ተዋፆኦች እጠቀማለሁኝ ወዳለሁኝ

አይ መዋቢያ አልተጠቀምም። በተፈጥሮ ባለኝ ውበት ነው መንቀሳቀስ ምፈልገው እና የተለየ መዋቢያ ምንም አልተጠቀመም ፊቴ ላይ በተለይ የእጅ ሎሽን እጠቀማለው እሱ መዋቢያ አይባልም። እና መዋቢያ ተጠቀሚ አይደለሁም አልጠቀምም። የሚጠቀሙ ሰዎች ራሱ ይሳዝኑኛል። እኔ በተፈጥሮዬ ነው መታየቱን ምፈልገው ስለዚህ መዋቢያ አልጠቀምም።

አዎ ማር እወዳለሁኝ አንደኛ ስለሚጣፍጠኝ ደስ ይለኛል። ሁለተኛ ደግሞ አሁን የምኖርበት አካባቢ በጣም ቅዝቃዜ ስላለ። ሙቀት ለማግኘት ማር ይጠቅመኛል በጣም። ካለበለዚያ ብርዱን ቅዝቃዜውን አልችለውም። ስለዚህ ማር እወዳለሁኝ ባገኘሁት አጋጣሚ ሁሉ እመገባለሁኝ። ደስ ይለኛል እወዳለሁኝ

የቴክኖሎጂ ችግር ሲያጋጥመኝ እኔ የምችለው ከሆነ ይሄን መፍታት እሞክራለሁ እኔ የማልችለው ከሆነ ደግሞ ወደ ባለሙያዎች ጋር ወደ እደውል እና ወይም ሄጄ በአካል አግኝቼ ችግሬን አስረጅቼ ለችግሬ መፍትሄ እንዲሰጡኝ እጠይቃቸዋለሁ መፍትሄ አገኛለው እስካሁን ያለውን እንደዛ ነው። ግን ይሄን ያህል ከባድ የቴክኖሎጂ ግብ ብዙ አጋጥመኝ አያውቅም። ግን ያው ሲያጋጥመኝ ባለሙያዎቹ ጋር ነው የምሄደው።

አዎ በጣም እወዳለሁ። በቡድን መስራት ስራን ያቀላል በዛው እኔ ያልታየኝን የተሳሳትኩት ነገር ካለ ቡድን ውስጥ ያሉ ሰዎች አይተው ይነገሩኛል። እነሱ የተሳሳቱት ካለ እኔ አይቼ እነግራቸዋለው። ስለዚህ በቡድን መስራት በጣም ነው የምወድው ስራም ያቀላል እረፍት ይሰጣል። ስህተታችንን ይቀንሳል። ለአንዱ ያልታየው ስህተት ለሌላው ይታየዋል። ስህተት ለሌሎቹ ይታያቸዋል አንድ ሰው ያላየው ስህተት በቡድን በመስራት በጣም ነው የምወደው። ምክንያቱም ጥፋት የማጥፍጄው ከሆነ ጥፋቴን የሚነግረኝ ሌላ ሶስት ላት ነህ እኔ አልታየኝም የሚነግረኝ ሌላ ሶስት ላት ማለት ነው። በጣም በወንድ በወንድ መስራት

የምወድበው መተግባሪያ ቴሌግራም ነው። ምክንያቱም ፈጣን ይሁን ኢንተርኔቱ ቆንጆ ባይሆንም እንኳን የሆነ የኢንተርኔት መጥፎ ኢንተርኔት ኮኔክሽን እንኳን ቢኖር ቴሌግራም ባገኘው በትንሿ ኢንተርኔት ራሱ ይገባል። መጻጻፍ እችላለሁ። እንደሌሎቹ ብዙ የኢንተርኔት ሀይል አይፈልግም። እና በጣም ነው የምወደው። ኢንተርኔት የለም ተብሎ ሁሉም ሰው በቃ አይሰራም ስልኬ ምናምን ብዙ በተቀመጠበት ሰዓት ራሱ ቴሌግራም ይሰራልኛል መጻጻፍ እችላለሁ። እና እሱን ነው ቴሌግራም ነው የሚወደው መተግበሪያ።